አገልግሎት ማለት እንግዲህ ለአንድ ነገር የሚሰጥ ወይም ደግሞ የመጀመሪያ ቅድሚያ የሚሰጥ ነገር ማለት ነው። ቅድሚያ የሚሰጥ ተግባር ለምሳሌ አገልግሎት የሚባሉት። የውሃ አገልግሎት አለ የመብራት አገልግሎት አለ የተለያዩ የኢንተርኔት አገልግሎት አለ። ይህ አገልግሎት ምንድነው? ከተገለገልን ወይም ደግሞ ከተጠቀምን በኋላ የምንከፍለው ክፍያ ወይም ደግሞ ያለ ክፍያ የምንገለገለው ነገር እንደማለት ነው። አገልግሎት የሚባለው ማለት ነው። ለምሳሌ የመብራት ክፍያ አሁን ከሁለት አይነት የአከፋፈል ስርዓት አለ። ከተገለገልን በኋላ የምንከፍለውና ወይም ደግሞ ቅድሚያ ክፍያ የሚባል አለ። ቅድሚያ ክፍያ ምንድነው? አንዳንድ በቆጣሪ የሚ የሚሰራ ሲሆን ያ ያንን ቆጣሪ በሰጠን ባመሰረት ከተገለገልን ወይም ደግሞ ከተጠቀምን በኋላ ሄደን ለድርጅቱ ክፍያ እንፈጽማለን ማለት ነው። ሌላው ደግሞ ይሄኛው ድህረ አገልግሎት ነው ቅድመ አገልግሎት ደግሞ የሚባል አለ። ቅድመ አገልግሎት ምንድነው? ይሄ ይበቃኛል ብለን የተመነውን ነገር። መጀመሪያ ሄደን እንሞላለን ለምሳሌ ካርድ አሁን ማብራት በካርድ ክፍያ ሲሆን አስቀድመን የምንፈልገውን ብር እናስገባና ያ ያስገባነው ብር በ በመብራቱ መለኪያ ወይም ደግሞ በኪሎዋ ታወር ተለክቶ በዛ በሞላነው ብር ያክል ይሰጠናል ማለት ነው ያንን ከጨረስን በኋላ መብራቱ ይቋረጣል ማለት ነው ይሄ ቅድመ አገልግሎት ክፍያ ይባላል። ሌሎች እንግዲህ የተለያዩ አገልግሎቶች አሉ ለምሳሌ በሃይማኖት ተቋማት አካባቢ የምንሰጣቸው አገልግሎቶች አሉ። የተለያየ ደግሞ በትምህርት ቤቶች አካባቢ የምንሰጠው አገልግሎት አለ። ስለዚህ በፈቃደኝነት የምናገለግለው ነገር እንደማለት ነው ለምሳሌ በቤተክርስቲያን አካባቢ አሁን ምን አይነት አገልግሎት ልንሰጥ እንችላለን? በሀሳብ በብር በጊዜ ጊዜያችንን በመስጠት የተለያየ አይነት አገልግሎት አለ በጉልበታችን ልናገለግል እንችላለን። ስለዚህ ሰው በሚችለው አቅም የሚሰጠው ነገር አገልግሎት ይባላል ማለት ነው። ስለዚህ አንድ ሰው አሁን እውቀት ካለው በሃይማኖት አካባቢው ማስተማር ከቻለ በማስተማር አገለገለ እንደማለት ነው። በጉልበት ደግሞ የተለያዩ መሰረተ ልማቶችን በመስራት የሚሰጠው ነገር ደግሞ የየጉልበት አገልግሎት ይባላል። ገንዘቡን ደግሞ በመርዳት እንደዚሁ በገንዘብ እየተባለ እንግዲህ በተለያየ መንገድ አገልግሎቶችን ሊያቀርብ ይችላል ማለት ነው። ሌላው ከዚህ ከእነዚህ በተጨማሪ አገልግሎት አገልግሎት በራሱ የራሱ ስም አለው። የራሱ የሆነ መጠሪያ ሊሆን ይችላል አንድ የመንግስት አካል ለገበሬዎች ወይም ደግሞ ለተለያዩ ተቋማት የሚሰጠው አገልግሎት ነው። ለምሳሌ ለገበሬዎች ምን ይሰጣል? አንዳንድ የግብርና ቢሮዎች ላይ የማዳበሪያ አገልግሎትን በቅናሽ ዋጋ የሚያቀርብበት ማህበረሰቡን የሚያገለግልበት መንገድ ራሱን የቻለ አገልግሎት ይባላል ማለት ነው። ስለዚህ ይህ አገልግሎት ምንድነው? ያ የሚሰጠው እቃ ገበያ ላይ ሊኖር ይችላል ግን በተለየ መልኩ ደግሞ ለማህበረሰቡ የሚያቀርብበት በቅናሽ ዋጋ የተወሰነች ነገር ከፍሎ የሚወስድበት መንገድ አለ ማለት ነው። በዚህ መልኩ ደግሞ ማህበረሰቡ ሊገለገል ይችላል። ሌላው ሌላው ምንድነው? ይህ አገልግሎት የተለያየ መልክ ይኖረዋል። ለምሳሌ ሄደን አሁን ለምሳሌ ቀበሌ አካባቢ ቀበሌ አካባቢ አሁን ለምሳሌ በጥበቃ መልክ ልናገለግል እንችላለን ይህንን የምንጠብቀው ምንድነው? የራሳችንን ሰፈርም ወይም ደግሞ አካባቢ ቢሆንም ግን ልክ የሌሎችም በተጨማሪ አንድ ላይ ጠቅለል አድርገን ሀላፊነት ወስደን ስለምንሰራ ሌሎች ሰዎችን በዛ በተጓዳኝ መልኩ እያገለገልን ነው። አካባቢውን መጠበቅ በራሱ ማህበረሰቡን እንደመጠበቅ ስለሚቆጠር በመብራቱ መለኪያ ወይም ደግሞ በኪሎዋ ታወር ተለክቶ በዛ በሞላነው ብር ያክል ይሰጠናል ማለት ነው ያንን ከጨረስን በኋላ መብራቱ ይቋረጣል ማለት ነው ይሄ ቅድመ አገልግሎት ክፍያ ይባላል።